ድህረገጽ ማለት የግለሰቦች ወይ የድርጅት መረጃ የምናገኝበት ገጽ ነው። ይሄ ድህረገጽ ብዙ ነገሮችን የሚቀመጥበት ነው አድራሻ እዛ ይቀመጣል። የስራ ሁኔታ የተመሰረተበት ጠቅላላ ታሪክ በዛ ይቀመጣል ይገኛል ማለት ነው። ስለዚህ ድህረ ገጽ ማለት የአንድ ግለሰብ ወይ የአንድ ድርጅት አድራሻ መገኛ ማለት ነው። በሱነው የምናገኘው

አክስት ማለት እንግዲህ የእህት የእናት እህት ወይ ደግሞ የአባት እህት ናት አክስት ተብላ የምትጠራው። ስለዚህ የእናት እህት ወይ ደግሞ የአባት እህት ማለት እንግዲህ በጣም ቅርቤ ዘመድ ናት ቅርቤ ቤተሰብ ናት። ለሷ የእህቷ ልጆች ወይ ደግሞ የወንድማ ልጆች ደግሞ ተብሎ ይጠራሉ ማለት ነው። እነዚህ ልጆች ስለዚህ አክስት ማለት በጣም ቅርብ ቤተሰብ ናት። እንግዲህ እንደ እናትም ልትንከባከብ ትችላለች ለልጆቹ ማለት ነው። እንደ እናት ሆናም ልት ልትንከባከቸው ሀላፊነት ልትወሰድ ትችላለች ማለት ነው። ስለዚህ ቅርብ ዘመድ የሆነች የእናት ወይ ደግሞ የአባት እህት ናት

እግር እንግዲህ እግራችን ከቦታ ወደ ቦታ እንድንቀሳቀስ የሚጠቅመን አካላችን ነው። እንግዲህ እግሬ እግራችን አደጋ ከደረሰው ወይ መቆም ካልቻልን። መራመድ ካልቻልን መሄድ አንችልም ማለት ነው። ስለዚህ እግራችን ላይ ጉዳት ከደረሰ መስራትም መንቀሳቀስም እንቸገራለን። እንስሳትም እግር አላቸው በእግራቸው ነው የሚራመዱት የሚጓዙት ከቦታ ቦታ የሚንቀሳቀሱት ማለት ነው። ምግባቸውም ለመብላትም የሚንቀሳቀሱት በእግራቸው ነው። ስለዚህ እግራችን ወሳኙ የአካላችን ክፍል ነው ማለት ይቻላል። እንግዲህ እግራችን ጤናማ መሆን መቻል አለበት ጠንካራና ጤናማ ካልሆነ ችለን መቆም አንችልም ማለት ነው። ስለዚህ ሁሉ አካላችን የሚሸከመው እግራችን ነው። የእግራችን ጥንካሬ ለሁሉ ጤንነታችን ወሳኝ ነው ማለት ይቻላል። ስለዚህ እግራችንን ልናጠነክረው ልንከባከበው ይገባል ማለት ነው። ጤንነቱ የጠበቀ ሊሆን ይገባል የሚል እምነት አለኝ።

የምስክር ወረቀት ማለት እንግዲህ ስለ አንድ ነገር እውቅና የሚሰጥበት ጊዜ ነው። የምስክር ወረቀት ማግኘት ማለት ስለ አንድ እውቀት ወይ አንድ ደረጃ የደረስክበትን የሚያሳውቅ ማስረጃ ማለት ነው። ስለዚህ ትምህርት በትምህርት ሊሆን ይችላል በሙያ ሊሆን ይችላል እንዲሁም በተለያዩ ስራህን እውቀት ያበረከትከው እውቀት ሊሆን ይችላል። ስለዚህ የምስክር ወርቀት ማለት ስለሰራኸው ስራ እውቅና የሚሰጥ ማለት ነው። ከሚመለከተው አካል ከወይ መንግስት አካል ከድርጊት ከግለሰብ ሊሆን ይችላል የሚሰጠው ወረቀት ወይ የምስክር ወረቀት እንደሰራህ የሚያሳውቅ መሆኑ ነው። ስለዚህ እውቅና መስጠት ማለት ነው በአጭሩ

ሰኞ ማለት እንግዲህ ሰኞ የሳምንቱ የመጀመሪያ የስራ ቀን ማለት ነው ሰኞ እሁድ ካለፈ በኋላ ሰኞ ነው የሚሆነው እንግዲህ ሰኞ ብዙ ጊዜ ከእረፍት የምንመለስበት ነው ወደ ስራ ማለት ነው የሳምንቱ የመጀመሪያ ቀንም እንደመሆኑ ትንሽ የመጫጫን ባህሪ አለው ቀን ራሱ ሰው ከተለያየ እረፍት ስለሚመለስ ብዙ ስራ ላይ ፈጣን አይሆንም ነገር ግን ሰኞ ግዴታ መግባት ስላለበት ይገባል ማለት ነው ወደ ስራ ምክንያቱም ስራ የሚጀምርበት የሳምንቱ የመጀመሪያ ቀን ስለሆነ ማለት ነው የማይቀር ነው ሁሉ ሰው ወደ ስራው ሰኞ ይመለሳል ስለዚህ ሰኞ የመጀመሪያው የሳምንቱ የስራ ቀን ነው ብለን መውሰድ እንችላለን።

ማክሰኞ ማለት እንግዲህ የሳምንቱ ቀናት የሁለተኛው ቀን ማለት ነው በሳምንቱ ከመጀመሪያው ሰኞ ካለፈ በኋላ። ማክሰኞ ነው የሚቀጥለው ማለት ነው ማክሰኞ ቀለል ያለ ቀን ነው የሚሆነው ከሰኞ የተሻለ ይሆናል ማለት ነው። ምክንያቱም የስራው ሁኔታ ትለምደዋለህ። ስለዚህ ማክሰኞ በሁለተኛው የሳምንቱ ሁለተኛው ቀን የምናገኘው ቀን ነው የሚሆነው ማለት ነው። እንግዲህ ከማክሰኞ ቀጥሎም ረቡዕ አለ ነገር ግን በረቡዕ እና በሰኞ መሃል ያለው ማክሰኞ ነው። ብለን መጥራት እንችላለን ማለት ነው

ጆሮ እንግዲህ የአካላችን አንዱ ክፍል ነው እንግዲህ ጆሮ ለመስማት የሚጠቅመን አንዱ የስሜት እዋሳችን ነው ማለት ነው። የሰው ልጅ ይሁን እንስሳት የሚሰሙት በጅሮአቸው ነው እንግዲህ። ጆሮአችን እንድንሰማ ወይ ደግሞ ድምጽ እንድንሰማ እንድንለይ የሚረዳን ከአንጎላችን ጋር የተገናኘ የአካላችን አንዱ ክፍል ነው ማለት ነው። ስለዚህ በጣም ጠቃሚ ነው ጆሮ መስማት ካልቻልን እንግዲህ አጠገባችን ያሉ ነገሮችን መስማት ካልቻልን መረዳት ካልቻልን እንቸገራለን ማለት ነው። ጆሮአችን የማይሰማ ከሆነ ለመኖር በጣም እንቸገራለን ማለት ነው። ምክንያቱም አጠገባችን የሚፈጸመው ነገር የሚደረጉ ነገሮችን አንሰማቸውም ማለት ነው። ስለዚህ በጣም ልክ ከባድ ያደርገዋል። ለኑሯችን ስለዚህ ጆሮአችን አንዱ ወሳኝ የሆነ የስሜ እዋሳችን ነው ማለት ነው።

አንድ ማለት እንግዲህ አንድ የመጀመሪያው ቁጥር ማለት ነው። የመጀመሪያው የምናገኘው የምንጀምርበት ቁጥር የምንጀምረው ከአንድ ነው ማለት ነው ለዚህ መቁጠሪያ ቁጥር ስንቆጥር። አንድ ሁለት ብለን እንቆጥራለን። ይሄ አንድ በግለሰብም ሊሆን ሊገለጽ ይችላል አንድ ግለሰብ ሊሆን ይችላል ሁለት ያልሆነ ማለት ነው። ከአንድ በላይ ከሆኑ ማንኛያውም ነገር ጥንድ ተብሎ ከዛ ከጥንድ በላይ ከሆኑ ደግሞ። ቡድን እያልን እንጥራለን ነገር ግን አንድ ብቻውን ነገር ከሆነ ግን አንድ ብለን እንጥረዋለን ማለት ነው። አንድ ብለን እንግዲህ በአሃዝም በፊደልም መጥቀስ እንችላለን። እንዲሁም በስዕል መልኩም ልንጠቅስ እንችላለን ማለት ነው ልንገልጸው እንችላለን ማለት ነው። ስለ አንድ ከጠቀስን

ማሳወቂያ ሲባል እንግዲህ እንዲያውቅ ማስደረጊያ ወይ ደግሞ እውቀት እንዲኖረው ሰው ሰው ወይ ደግሞ ማህበረሰቡ እንዲያውቅ ወይ ደግሞ ግለሰው እንዲያውቅ የምናደርግበት ዘዴ ማለታችን ነው። ማሳወቂያ ማለት መንገሪያ። እንዲያውቅ ወይ ደግሞ ያላወቀው ነገር እንዲያውቅ ወይ ያልሰማው ነገር እንዲሰማ ያላየው ነገር እንዲያይ የምናደርግበት ዘዴ ማለት ነው። ይህ ማለት በተለያዩ የዜና አውታሮች ሊሆን ይችላል። በሬዲዮ በተለይም በማህበራዊ ሚዲያ ሊሆን ይችላል ማለት ነው። በድህረ ገጽ ሊሆን ይችላል። ማሳወቂያ በመሳወቂያ ተጠቅመን ነገሩ እንዲታወቅ ሰው እንዲያነበው እንዲያየው እንዲሰማው ማስደረጊያ ዘዴ ማለታችን ነው። ስለዚህ በአሁን ሰዓት ብዙ ማሳወቂያ ዘዴዎች አሉ። ነገሩ ተደብቆ የሚቀርበት ምክንያት የለም። አንድ ሰው ከቀረፀው ለአለም በአጭር ጊዜ ማሳወቅ ይችላል ማለት ነው። ስለዚህ ሰፊ የሆነ የኢንተርኔት አገልግሎት አለ። ስለዚህ በአንድ ጊዜ አለምን መዳረስ ይችላል ማለት ነው። ማሳወቂያ ዘዴዎቹ በጣም ስለሰፉ

በረዶ ስንል እንግዲህ የቀዘቀዘ ውሃ ወይ ደግሞ በጣም ወደ ጠንካራነት የተቀየረ ውሃ ማለታችን ነው። ከ በጣም ከመቀዝቀዝ የተነሳ ወደ ቦሮዶነት የሚቀየር ውሃ ማለታችን ነው። ስለዚህ ውሃ በጣም ሲቀዘቅዝ ወይ አካባቢው የአካባቢ አየር በጣም ቀዝቃዛ ሲሆን ወደ በረዶነት ይቀየራል ማለት ነው። በረዶ ፀሀይ ሲሞቅ ደግሞ ወይ ደግሞ ፀሀይ መጠኑ የሙቀት መጠኑ ሲጨምር ይቀልጣል ማለት ነው። ስለዚህ ከቀለጠ በኋላ ውሃ ይሆናል። ውሃ በጣም ሙቀቱ እየጨመረ ሲሄድ ደግሞ ወደ ትነት ይቀየርና ጭስ መልኩ ወደ አየር ይወጣል ማለት ነው። ስለዚህ በረዶ ስንል ይህ የሶስቱን ባህሪያት ያለው አካል ውሃ በጣም ሲቀዘቅዝ የሚፈጥረው ነገር ማለት ነው። ስለዚህ በጣም በሮዶ ማለት በጣም ቀዝቃዛውን ክፋል ማለት ነው። ስለዚህ በበረዶ አካባቢ መኖር በጣም ከባድ ነው። የሚሆነው ምክንያቱም ቅዝቃዜውን መቋቋም ስለሚያቅተን ማለት ነው

አይ ማለት እንግዲህ እንደ ቃሉ እንደሚያመለክተን አይ ማለት ያለመስማማት ማለት ነው። ምክንያቱም በነገሩ በጥያቄው መልኩ ሳንስማማ ስንቀር አይ እንላለን አይሆንም እንደማለት ነው ወይ ደግሞ አይደለም እንደማለታችን ነው። መስማማት የምንገልጽበት ሂደት አይደለም። አይ የሚል መልስ ከመለስን ወይ ከተመለሰልን በነገርየው ወይ በንግግራችን ወይ ደግሞ በጥያቄያችን መልሱ ትክክል አይደለም ማለት ነው። አልሆነም እንደዛ አይደለም ብለን የሚሰጠን መልስ ነው። አይ የሚል ከሰዎች የሚወጣው ቃል ካለ እንግዲህ በወሬያችን ወይ ደግሞ በምናወራው ነገር አለመስማማ አለመስማማቱን የሚገልጽበት ዘዴ ነው። ማለት ነው

ልምድ እንግዲህ ልምድ ማለት አንድ ነገር በተረጋጋሚ ለረጅም ጊዜ የሚደረግ ነገር ነው። በልምምድ ማለትም በተለያዩ ከ ትውልድ ወደ ትውልድ እየተቀባበለ የሚመጣ ልምድ። ልምድ ይባላል ማለት ነው እንደ ማህበረሰብ የሚገለጽበት ሊሆን ይችላል የበዓላት አካባበሩ ሊሆን ይችላል አላባበሱ ሊሆን ይችላል አባላሉ ምግብ አባላሉ ሊሆን ይችላል። ስለዚህ ልምድ ማለት ከህብረተሰቡ ጋር ያለው ቅንይነት ግንኙነት የሚገለጽበት ሂደት ነው ማለት ነው። ስለዚህ ልምድ ማለት የአጭር ጊዜ ላይሆን ይችላል የረጅም ጊዜ ከትውልድ ወደ ትውልድ እየተላለፈ የመጣ ሊሆን ይችላል ማለት ነው። ማህብረተሰቡ የሚያደርገው ነገር ነው። ስለዚህ ይህ ልምድ ይባላል

ለጠፍ ማለት እንግዲህ ከተፈቀደልህ በላይ የሚደረግ ለጠፍ ወይ ትርፍ መጫን እንደማለት ነው። እንግዲህ ለጠፍ ሲባል ከባድ ጭነቶች ተጨማሪ የሚያደርጉት ነገር ለጠፍ ይሉታል። ለጠፍ ለራሳቸው ጥቅም የሚያደርጉት ነገር ነው ተጨማሪ ጭነት ነው ማለት ነው። ከሚፈቀድላቸው በላይ የሚያደርጉት ነገር ለጠፍ ተብሎ ይጠራል ማለት ነው። ስለዚህ አብዛኞቹ የረጅም ጉዞ የሚጓዙ መኪኖች ሽፈሮች ማለት ነው። የመኪና ሽፈሮች ለጠፍ ያደርጋሉ ማለት ነው ለራሳቸው ጥቅም የሚያስገኝላቸው ጭነት ይጭናሉ ማለት ነው። ይህ ለጠፍ ይባላል። ስለዚህ ለጠፍ ብዙ ጊዜ የተለመደ ነው። በአንዳንድ የረጅም ርቀት የሚጓዙ ሹፌሮች ለራሳቸው ድጎማ የሚሆናቸው ለጠፍ ጭነው ይመጣሉ ሽጠውም ይሁን ወይ ደግሞ ክራይ ተቀብለው ለራሳቸው በሚያደርጉትን ነገር ለጠፍ ይላሉ

ጥሩ ማለት እንግዲህ በጎ ነገር ማለት ነው። የሰራነው ስራ ጥሩ ነው ካልን እንግዲህ ጥሩ ማለት በጎ ምግባር ማለታችን ነው። በጎ ስነ ምግባር ማለታችን ነው። ስለዚህ በአንድ ነገር ጥሩ ነው ከተባለ መጥፎ ነገር የለውም ማለት ነው። መጥፎ ነገር የተሰራ ነገር አይደለም ስለዚህ የሚያስማማ ነው ብዙ ሰውም የሚወደው ነው ለማለት ነው። ጥሩ የሚጠላ የለምና ጥሩ ከሆነ ነገር ጥሩ ባህሪ ጥሩ ስነምግባር ጥሩ ስራ ከሆነ መልካም ነው ተቀባይነት አለው ማለት ነው። ነገር ግን በተቃራኒው ደግሞ ጥሩ ያልሆነ ነገር ከሆነ መጥፎ ያልተለመደ ወይ ደግሞ ከባህሉ ያፈነገጠ ሊሆን ይችላል። ስለዚህ ጥሩ ማለት በጣም የሚያስማማ ተቀባይነት ያለው። ሊከበር የሚገባው ባአካባቢው የተለመደ አሰራር ነው ማለት ነው። ስለዚህ አብዛኛው ሰው ጥሩ ነገርን ለመስራት ይመኛል ነገር ግን በተግባራዊነቱ ሊቀረው ይችላል።

ደመና እንግዲህ በሰማይ ላይ የሚታይ ትነት የውሃ ትነት ክምችት ነው ስለዚህ ይሄ የውሃ ትነት ክምችት ደመና ይባላል ማለት ነው። ቀዝቅዞ እንደገና ደግሞ ዝናብ ሆኖ እስኪወርድ ድረስ ደመና ሆኖ ይቆያል ማለት ነው። አየር ላይ ይህ ሁኔታ ሁኔታ በየወቅቱ የሚቀያየር ነው የሚሆነው ማለት ነው። አሞቱን ሙሉ አይደለም ነገር ግን ወደ ክረምት አካባቢ የሚታይ ነው የሚሆነው ማለት ነው። ወቅት ያለው ነገር ነው ማለት ነው። ስለዚህ ሙቀት ሲጨምር ውሃ ስለሚተን የውሃትነት ሲቀዘቅዝ ደግሞ ደመና ይሆናል ማለት ነው። ደመና በጣም ሲቀዘቅዝ ደግሞ ወደ ዝናብነት ይወርዳል ማለት ነው። ምክንያቱም መሸከም ስለማይችል። አየር የነበረውን ወደ እርጥበት ሲቀየር ዝናብ ሆኖ ይወርዳል ማለት ነው። ስለዚህ በአንድ አካባቢ ዝናብ ዘነበ እንላለን ማለት ነው። ደመና ብለን የምንጠራው ይሄ ሂደት ነው ይሄ ጉዳይ ደመና ብለን እንጠራዋለን ማለት ነው።